ቀዝቃዛ አየር ሁኔታ ትወዳለህ? አይ ይሄን ያክል አይደለሁም የምወድቅ አይደለም ቀዝቃዛ አየር ብርድ አልወድም እኔ ሙቀት ሚሻለኝ እዉነቴን ነው። እኔ እንጃ ክረምት ሲመጣ እሳቀቃለሁኝ ሰውነቴ እትዴት ነው። እንደፈለግ ሪላክስ አያረግልኝም የሆነ ነገር ለማረግ ሽምቅቅ ሚልብኝ እና አልወድም። ብርድ ሙቀት ነው የምወደው። ሙቀት ጥሩ ነገር ነው እኔ እንጃ ለኔ ይመቸኛል ማለት በጣም ቢሞቅም ምናልባት ቬንቲ ሌተርም ሲኖር ምናምን እሱን መቆጣጠር ስለሚቻል ሆነ አላውቅም። ግን ኢቭን ቬንቲ ሌተር እንኳን ባይኖር ማለት ነው ችግር የለውም። እኔ ሙቅት ቢሚሆን በቃ ተነስቶ መታጠብ ምን ማለት ከዛ ቀዝቀዛ ነገር መጠጣት ምን ማለት ነው። እኮ በእርግጥ በቀዝቃዛም ቢሆን ለብስ መደራረብ ከዛ መጠጣት ትኩስ ነገሮች መጠጣት ምናምን ይሆናል። ግን እኔ እንጃ ለምን እንደሆነ አላውቅም እኔ ምቾት አይሰጠኝም በቃ ሰላሜን የሚነሳው እና ከዛ ከዛ አንፃር አልወድም። አሁን ኢትዮጲያ የኢትዮጲያ አየር ንብረት እሄ ሞደርኔት ሚባል መካከለኛ ሚባልበት ሙቅ አይደለም በጣም ቀዝቃዛ አይደለም። ይሄ መካከለኛ የሆነ አየር ንብረት ነው እና በጣም ሙቅም በጣም ቀዝቃዛ ያልሆነ አየር ንብረት ማለት ነው። እና ሚመችም ለሰው ምቹ የሆነ ነገር የአትዮጲያ አየር ንብረት ያለው አየር ንብረት። አሁን ወደ ደብረ ብርሃን ወደ ተራራማ ያለባቸው አካባቢው ሲሄድ በጣም ብርድ ነው። ግን ደግነቱ እግዚአብሔር አይደለም ነገር አይደለም በጣም ብርድ ድንኳን ቢሆን አንዳንድ ቦታ ማለት ይሄ ውጪዎች ይሄ ኔጌቲቭ ዲግሪ ሴልሸስ የገባኝነት ቴምፕሬቸር ይሄን ያክል አይኖርም ብዛም አይደለም። እና ብርድም ሆኖ ሰው ይንቀሳቀሳል፣ ይሰራል፣ የሚበላው የሚጣጣው ይሄ እንዳትወጡ የሚባል አይነት አየር ነው ኢትዮጵያ ውስጥ የለም። ሙቀት እንኳን ሙቀቱም ይሄን ያክል በጣም የወጣ አይነት ሙቀት የለም። ሰውም ይቋቋመዋል ግን ደግሞ ይሄን ያክል በጣም ሀይለኛ የሚባል አሁን ለምሳሌ ሙቀት በጣም ሲጨመቅ ይሄ አውሎ ንፋስ ምናምን ያስነሳል አይደል? የኢትዮጵያ አየር ንብራት ግን እንደዛ አይደለም እንደዛ አያስነሳም። ከዛ በተጨማሪ ደግሞ ቅዝቃዜውም ቢሆን አሁን አንዳንድ ቦታዎች አሉ ተራራ ለምሳሌ ባሌ ተራራ እዛ በጣም ቀዝቃዛ ነውና። እትን አለ ማለት ገግሮ ገግሮ ሚያገኙት ግን ያም ቢሆን ይህን ያክል በጣም ሚባል ሚጋነን አይነት አይደለም። ግን እንደ እኔ ባሌ ከምትሄድ እና መተማ ከሚትሄጅው ብባል እኔ መተማ ብሄድ ይሻለኛል እና አልወድም። አልወድም ብቻም ሳይሆን ይሄ ይጨንቀኛል። በጣም ብርድ ሲሆን በጣም ቅዝቃዜ ሲሆን ውስጥህን ነው የሚጨነቅ ከቤት ለመውጣት እጨነቃለሁ፣ የሆነ ስራ ለመስራት፣ ለምሳሌ ልብስ ለማጠብ በቃ ብዙ ነገሮችን ለማድረግ ይገድበኛል። ሙቀት ከሆነ ግን ምንም ችግር የለውም ሪላክስ እያደርኩ እንዲያውም ምን እያልኩ ምሰራ ሙቀት ሲሆን ይሄን ያክል የሚጨንቅ ነገር የለውም ለኔ ማለት ነው። እንደውም ለሴት አዎ ሴት ብዙ ጊዜ ቅስቀሳ አይወድም አንድ ሙቀት ነው የምንወደው ሴቶች ወንዶች ናቸው ቅዝቃዜ የሚወዱት እና። ለኔ እንደዛ ነው የሚሰማኝ። እና ቅዝቃዛ አየር ንብረት ወይ በስማም እኔንጃ ይከብደኛል። አስበው ራሱ ይከብደኛል ቀዝቃዛ ነገር ራሱ መጠጣት ብዙም አይደለም ከስንት አንድ ካልሆነ። እንደው ምናልባት ፀሀይ ሆኖ ቆይቼ የሆነ ቦታ ከዛ ሄጄ ምናምን እንደዛ መንገድ ላይ ምናምን ቆይቼ ምናምን ካልሆነ። ለመጠጣት ይሄን ያክል ምደፍራ አይነት ሰው አይደለም። እውነቱን ለመናገር። ይከብደኛልም ጀመረ እኔ በጣም ነው የሚከብደኝ እኔን እንጂ እንዴት እንደሆነ አላውቅም ይከብደኛል። ሙቅ ነገሮች ግን በቃ እኔ ሳልጣጣ አንዉልም በጣም ቃጠሎ እንኳን ሆኖ ሳልጠጣ አንውልም እና ለሙቅ ነገሮች ብዙ ነገር ብዙ ፍቅር አለኝ። ፍቅር ብቻውን ሳይሆን ይሄ ምቾት የሚሰጠውን አደርሰው የሚያደርግ ከራሱ ጋር የሚሄደውን ምቾት የሚሰጠውን የሚስማማውን እንደዛ አይደለም የሚያደርገው ሰው። ከዛ ከዛ አንፃር ሞቃት ነገር ለእኔ ይመቸኛል። እንደፈለኩ ነገሮችን እንዳደርግ ምን እንደል በቃ ይሄ ሰውነትህን ሽምቅቅ ሚያደርግ ነገር አይሆንብኝም። ለእኔ እና ቅዝቃዛ ከሆነ ሰውነቴ በቃ ሲሞቅ አልጋ መውርድ አልፈልግም ስራ መስራት አልፈልግም የሆነ ነገር ማድረግ አልፈልግም። በቃ ብዙ ነገሬን ይገድበዋል በቃ ከቤት ባልወጣ ደስ ይለኛል። በጣም ብዙ ነገር በሚባል ደረጃ ብዙ ነገሮችን ነው የሚገድባቸውና። ቀዝቃዛ አየር አሎችም በቃ ምንም ነው በቃ እኔ ምንም የማልወደው ነገር ቢል ቀዝቃዛ አየር ነው ጭራሽ ነው የማልወድም። አልፈልግም አልወድም ደስ አይለኝም በቃ እኔ ምቾት ራሱ አይሰጣኝም አልልም መውደድ አለመውደድ ሳይሆን ምቾት ራሱ ይነሳኛል።

የስራ ቦታ እንዴት ነው? በስራ አሁን እኔ እምሰራው ነገር ይለያያል ማለት የአንድ ቋሚ ቦታ የለኝም እኔ አሁን ለምሳሌ ማለት ነው። ብዙ አይነት ስራ ነው የምሰራው ሶስት አራት ወደ ሶስት በቃ ወደ ሶስት ወይ አራት ስራ እሰራለሁ። አንዳንዱ እንትን ማድረግ ስለሆነ ይሄዱ ለቲክቶክ ምናምን ቪዲዮዎችን መስራት ስለሆነ። በየቦታዎቹ እየሄዱ ይሄ ለምን እኛ ለምንላቀላቸው ቪዲዮዎች ይሄድን እንቀርፃለን ኮንተንት እንጽፋለን እንደዚህ እንደዚህ ነገር ማድረግ ማለት ነው። እና አንዱ ደግሞ ገበያ ቦታ ነው ገበያ ቦታ ሄዶ እቃ መግዛት መሸጥ መግዛት መሸጥ መለወጥ አይነት ነገር ነው። ከዛ በተጨማሪ ደግሞ እንዴት ነው? አንተ አሁን እምወደው ቢባል የምሰወደው ስራ እኔ ብዙ ጊዜ አንድ ስራ ላይ ብቻ ችክ ማለት አልወድም ምክንያቱም ነገ የሆነ ነገር ሀፕን ቢያደርግ በዛ ስራ ብቻ ህይወቴ እንዲወሰን አልፈልግም። ሁለት ሶስት አይነት ስራ ቢሰራ ግን አንደኛው ባይሆን አንደኛው ይሆናል አንደኛው ላይ የሆነ ነገር ቢሆን ሌላኛው ላይ አለ በቃ ይሄ ሰርቫይቭ ለማድረግ እማይቸገር አይነት ሰው ነው መሆን እምፈልገው ማለት ሰርቫይቭ ብቻም ለማድረግ ሳይሆን ነገ ከነገ ወዲያ ሁለት ሶስት ስራ ጀመሬ። አንደኛው በሆነ ምክንያት ለሆኑ ሰዎች መድረስ እማይችል አይነት ስራ ቢሆን ሌላኛው ለሆኑ ሰዎች አይነት መድረስ እሚችል አይነት ስራ እንዲሆን ሰዎችንም ከማገዝ አንፃር ማለት ነው። እንደዛ አይነት ሀሳብ ነው ያለኝ እኔ እግዚአብሔር ቢወድና ቢፈቅድ ወደፊት እምሰራው ስራ ከኔ አልፎ ለሎቺን የሚረዳ ሌሎቺን እሚጠቅም ለሌሎች የገቢ ምንጭ የህይወት መተዳደሪያቸው መሆን የሚችል ህይወታቸውን የሚለውጡበት አይነት ስራ መሆን እምችህል አይነት ቢሆን ነው። ደስ የሚለኝ እና እኔ ምን አይነት የስራ ቦታ እወዳለሁ አሁን ለምሳሌ ኮንተንት ለመጻፍ ምን ለማለት የሆነ ካፌ ሄጄ ቁጭ ብዬ ብቻዬን ጸጥ ያለ ማለት ይኖረዋል። እኮ የሆነ ሙዚቃ ግን ራሴ ጋር እምሆንበት ለምሳሌ አሁን ኢትዮጵያ ውስጥ አዲስ አበባ ላይ ያለው አብሮሆት ላይብረሪ በቃ በጣም ነው ደስ እሚልህ ኮንተንት ለመጻፍ የሆነ ነገር ከራስ ጋር ለመወያየት ከራስ ጋር ለማሰብ ምን ለማለት ደስ ይላል ቦታውና። ከዛ ደግሞ አንዳንዴ ፓርክ ለምሳሌ አዲስ አበባ ምን አየው ዞማ ሙዝየም በጣም ደስ እሚል ቦታ ለብዙ ሰው እምመክረው እምጋብዘው ቦታ ማለት ይሄ ብቻን ሆኖ ነገሮችን ለማሰብ ለማስተዋል ለመረዳት። ትኩራት ለመስጠት ከዛ ከተፈጥሮ ጋር ያለንን ነገር ለማቆራኘት እሚሆን ቦታ ነው። ዞማ ሙዚየም እና ለሰዎችም እምማክረው ቦታ ያን ቦታ ነው እዛ ቦታ ቢሄዱ እዛ ቦታ ቢሆኑ በቃ ጥሩ ነገር ጥሩ ነገር ያስባሉ። ከዛ ውጪው ደግሞ ይሄ ለመሸጥ ለመለወጥ ወከባ ያለበት ቦታ ነው ሁለት ተቃራኒ ቦታዎች ናቸው። ለመሸጥ ለመለወጥ ግዴታ ሰው ያስፈልጋል አይደለ ሰው ከሌለ እሚገዛን ነገር ከሌለ። ለማን ይሸጣል ለማን ይለወጣል እንደዛ ስለሚሆን። እምንሸጠው እምንለወጠው ነገር ሰው ስለሚያስፈልገው የሆነ ባለቤት ስለሚያስፈልገው ይሄ ሰው የበዛበት ቦታ ነው እሚሆነው ሱቅ ነው እሚሆነው። ሱቅ ደግሞ እንዴት ነው እኔ እማልወደው ነገር ይሄ ብዙ ሰው እሚወጣ እሚገባበት አይነት ሱቅ ደስ አይልም ምክንያቱም። ምን ሊመጣ እንደሚችል ከዛ ደግሞ የሆነ ነገር እንኳን እቃ ቢጠፋ ማን ሀላፊነት ሊወስድ ነው ብዙ ሰው እሚወጣ እሚገባበት ከሆነ። እኛም ሰውን ያለ ሀጢያቱ ልንኮንን እንችላለን ስለዚህ እንደዚህ አይነት ባይሆን ደስ ይለኛል። ግን ሱቅ ግድ ነው በቃ የሆነ እቃ እሚለወጥ እሚሸጥ ከሆነ ሱቅ ያስፈልጋል። አሁን እንደውም ዘመኑ እየተራቀቀ በኦንላይን ይሸጣል ምን ይባላል ግን ቢሆንም ያም ሄዶ ሄዶ ያ ሰው በኦንላይን ያገኘውን ሰው ሁሌ ከሆነ ቦታ ወደሆነ ቦታ እቃ እየተወሰደ እየመጣ እየሄደ አይሆንምና አንድ ቋሚ ቦታ ያስፈልጋል ስለዚህ ሱቅ ያስፈልጋል ማለት ነው። ሶ ሱቅ ላይ ከሆነ ነገሮች እቃዎቹን በቀላሉ መሸጥ ይቻላል በቀላሉ ለሰው መድረስ ላለበት ሰው መድረስ ለሚፈልገው ሰው ማድረስ ይቻላል። ከዛ ደግሞ ሰው እኛም ብሎ ይመጣል ማለት በቃ የሆነ ሰው አለ። እዛ ሄጄ ልግዛው አይነት ነገር ብሎ ይመጣል እና። ከዛ ከዛ አንፃርም ቢሆን እምንገዛውን እቃ እምንገዛው ነገር ይወስነዋል ማለት ነው በቃ እንትን ነው እንትን ነው ለማለት እምንገዛበት ቦታ ይወስነዋል። ስለዚህ እኔ ምንድነው እምለው? ሁሌም ቢሆን የሆነ ነገር ለማድረግ የሆነ ነገርን ለመግዛትም ለማድረግም ቦታ ይወስነዋል በቃ ሁሌም እንደምለው ቦታ ይወስነዋል። ቦታ ወሳኝ ነገር ነው። ስለዚህ ወይ ጸጥ ያለ ቦታ ነው ወይ ደሞ ጫጫታ ያለበት ቦታ ነው የኔ ሁለቱም ጋር

እሺ ቪዲዮ ጥሪ ታደርጋለህ ወይ የቪዲዮ ጥሪ የምያክል የማደርግ አይነት ሰው አይደለሁም። እንዴት? ነው እንደየቦታው ይወሰናል በርግጥ ማለት አሁን አንዳንድ ቦታ ላይ አያስፈልግም። በቃ ይሄ ምስል ጥሪ ማድረግ ምን ማለት አያስፈልግም እንደው እውነት ለመናገር ሲስማችሁ ይሄን ያክል ትዝ የሚለኝ አይነት ሰው አይደለም። ግን አንዳንድ ቦታ ላይ ያስፈልጋል ለምሳሌ ሩቅ ያለ ዘመድ ከሆነ ከሀገር ውጭ ያለ ዘመድ ከሆነ እሱን ለማውራት እሱን ለማናገር ምስሉን ለማየት ምን ይመስላል ይሄ ሰው የሚለውን ለመረዳት ያስፈልጋል። እንዴ ሆኖ ይሆን በቃ ሁኔታውን ለማየት ከዛ ደግሞ ምንድነው? የምስል ሲሆን የሰውን ስሜት በቀላሉ እንረዳበታለን። ድምጽ ሲሆን ሊቀየር ላይቀየር ይችላል። ለምሳሌ አሁን አንድ ጥቃት የሚደርስባት ሴት ብትሆን ለምሳሌ ነው። እሷን ድምጿን ሰምተን ላንረዳት እንችላለን ምስሏን ስናይ ግን ምን ሆነሽ ነው ምን ተፈጥሮ ነው ልንል እንችላለን። አሁን እንደኛ ሀገር አባባል እንደው እንትን የተለመደ ነው። ምነው ከሳህ ምነው ጠቆርክ ምናምን ይባላል። እና ከዛ ከዛ አንፃር ምስል መሆኑ ግልጽ ያደርገዋል ነገሮችን ግልጽ ለማድረግ ይረዳል። የዛን ሰው ስሜት በቀላሉ ለመረዳት እንደውም ብዙ ሰው ፊት ያነባል። አይደለ ምን ሆነህ ነው ምን አጋጠመህ ውይ ዛሬ ደስ ብሎሃል እንደዚህ ይባላል። ይሄን ይህን ሁሉ ለመረዳት የምስል ቢሆን ጥሩ ነው። ከዛ በተጨማሪ ደግሞ ለምሳሌ የሆነ እቃ ልንገዛ ከሆነ ያንን እቃ ልንገዛ ሆነን ያለነው ቦታ እኛ ሌላ ቦታ ያ ሰው ሌላ ቦታ ከሆነ ያንን እቃ በምስል ቢያሳየን ደውሎ እዩት ይሄ ይሄ እቃ ነው። እንደዚህ ነው እንደዚህ ነው ቢለን መልኩን እንኳን አንዳንዴ እንደኔ አይነት ሰው ከሆነ መልክ የማያውቅ አለና እኔ ይጠፋብኛል ሁሌም ከነጭና ከጥቁር ውጪ ሁሌም እንደምለው ነው የማውቀው ከለር የለኝም እና። እንደዛ ስለሚሆን ምን ይደረጋል? የዛንን መልክ ለማየት ሁኔታውን ለመረዳት እቃውን ለማየት ማለት አንዳንድ ሰው ምን አለ? ይሄን ለማስረዳት የማይችል ሰው አለ። በቃ ይሄ ትንሽዬ ነገር ይሄ እንዲህ እንዲህ እንዲህ ነው ብሎ ለመግለጽ የማይችል ሰው አለ። እና ለነዛ አይነት ሰው ምስል ጥሪ ግድ ነው። እቃ እቃ በተለይ አሁን እቃ በሚገዛበት ጊዜ ግድ ነው በቃ በምስል መታየት አለበት። በደንብ መመርመር አለበት ምንድነው? ምን ይደረጋል ምን ያስፈልገዋል የሚለው ነገር በደንብ መታየት አለበት። ከዛ በተጨማሪ ደግሞ እኛ ራሱ ብንሆን አሁን ለምሳሌ ለኔ የሆነ ሰው እቃውን ነገረኝ አይደል ለሌላ ሰው ልናገር ስል። የትኛው ነው? የምቀል በእንዲህ እንዲህ እንትን ብሎኛል ብሎ ስለ እቃው ማብራሪያ መስጠት ገለጻ መስጠት እንደዚህ ነው እንደዚህ ነው ከማለት ይልቅ በምስል ይኸው ይሄ ማለት ብሎ ተጨማሪ ማብራሪያ መስጠት ይሻላል። ስለዚህ ከሁለቱ አንፃር አዎ ከዛ ደግሞ ምን አየሁኝ አሁን አሁን ልጆች ስልክ ሲያወሩ ድምጽ አይፈልጉም። ምስል ማየት ነው የሚፈልጉት በቃ ቅርባቸው ያለ ሰው እንዲ እንዲሰማቸው ስለሚፈልጉ ማለት ነው። እና አንዳንዴ ቅርባችን ያለን ሰው የሆነ ሰው ቅርባችን እንደሆነ እንዲሰማን ስንፈልግ ምስል ማየት ይቻላል። በቃ ከዛ ከዛ አንፃር አዎ ያስፈልጋል። ግን አሁን እኔ ከመቶ ፐርሰንቱ አስር ፐርሰንት ሊባል ይችላል። አስር የምስል ጥሪ የማደርግበት ዘጠና የድምጽ ጥሪ የማደርግበት እና ድምጽ ላይ በጣም ብዙ ነገር እናደርጋለን። ግን ምስሉ ላይ ይሄን ያክልም አይደለም። ማለት አንዳንዴ አላስፈላጊ ነው ብዬም ስለማስብ ይመስለኛል ማለት ምንም ጥቅም የለውም። በቃ ምስሉ ታየ አልታየም ከዛ ደግሞ እንትንም ይፈልጋል። አሁን መንገድ ላይ እየሄዱ በምስል ለማውራት ያስቸግራል። ግን በድምጽ ከሆነ ወደ ጆሮ አስጠግተን እንዲህ እንዲህ እንዲህ ነው ብሎ ገለፃ መስጠት ከዛ ደግሞ ይሄ አ አጭር ከሆነ ወሬያችን ኮንቨርሴሽናችን ወሪያችን አጭር ከሆነ ምስል ምንም አይሰራም። በቃ መልእክት ማስተላለፍ ነው እንደዚህ እንደዚህ ነው በቃ አለቀ። ድምጽ በቂ ነው። እንጂ ምስል ምንም አያደርግም። ግን ቅድም ያልኳቸው ምክንያቶች ካሉ እቃ ለመግዛት ከሆነ እቃ ለሰውም ለመሸጥ ከሆነ ከዛ ደግሞ ሩቅ ሀገር ያለ ሰው ቤተሰብ ለመገናኘት ከሆነ ያው ቅርብ ያለን ያክል እንዲሰማን ራሳችንን መሸወጃ ነው። ሌላ ነገር የለውም። እውነቱን ለመናገር ግን ቅርብ ያለ ያ ሰው ከጎኔ ነው ያለ ብለን እንዲሰማን ለማድረግ አዎ እንጠቀመዋለን። እናደርገዋለን ለዛ ለዛ እኔም እጠቀመዋለሁ ሌላም ሰው ሳይሆን እኔ ራሴ እጠቀመዋለሁ እና ከዛ ከዛ አንፃር አዎ ያስፈልጋል። የምስል የቪዲዮ ጥሪ ግን ብዙውን እኔ ቅድም እንዳልኩት ነው። ዘጠና ፐርሰንቱ የድምጽ ጥሪዬ ነው። አስር ፐርሰንቱ የቪዲዮ ጥሪዬ ነው ስለዚህ ይህን ያክል ብዙ የማደርግ ሰው አይደለሁም። ግን አዎ አደርጋለሁ። ማለት አላደርግም ሳይሆን አዎ አደርጋለሁ የማደርግ ሰው ነኝ።

የእቃህ ቁጥጥር ታደርጋለህ አዎ ግድ ነው። ምክንያቱም እንዴት ነው ሁልጊዜም ነገሮቻችንን የምንከታተላቸው የምናያቸው ምን የምንላቸው ካልሆነ። ከባድ ነው ያለንበት ሁኔታ እና። ምን ሀፕን ሊያደርግ እንደሚችል ስለማናውቅ። አዎ ግድ ነው ግድ ነው መደረግ አለበት ብዬ አምናለሁ። እኔ ምክንያቱም ከምን አንፃር መሰላችሁ? ይሄ ሰውን ከመጠራጠር ወይ ለሰው እንደዚህ ያደርገኛል እንደዚህ ይለኛል ወይ የሆነ ሰው መጥቶ የሆነ ነገሬን ይወስድብኛል። ከዛ ከዛ አንፃር ሳይሆን። ሰውን ከመወንጀል ምን ከማለት ወይም ደግሞ የራስን ንብረት ከመጠበቅ ምን ከማለትም አንፃር ሳይሆን። አዎ በርግጥ ንብረት መጠበቅ ግድ ነው። እንዴ የራስን ንብረት ያልተጠበቀ የማን ንብረት ይጠበቃል? የራሳችን ከጠበቅን በኋላ ነው አይደል? ለሌሎችን ሰዎች እንኳን ንብረት እንጠብቅ ብንል የሌሎችን ልንጠብቅ የምንችለው። ስለዚህ እንዴት ነው መሆን ያለበት ምን መሰላችሁ? ይሄ ሰዎችን ከ ይሄ የሚደረገው ሁሉ ለምንድነው? አንደኛ ነገር አዎ ቅድም እንዳልኩት የራሳችን የሆነን ነገር ላለማስነካት። ከዛ ደግሞ የራሳችን ባለቤትነት ስለሆነ ማጣት የለም ማለት ኦሬዲ ያንን ነገር የገዛነው ፈልገነው ስለሆነ የፈለግነውን ነገር ላለማጣት የእንጌ የሆነን ነገር ላለማጣት። ቁጥጥር ይደረጋል። ከዛ በመቀጠል ደግሞ ዋነኛው እንዴት ነው? በተለይ እኔ እንትን የማልወደው ነገር ምን አለ መሰላችሁ? ይሄ ሰዎችም መወንጀል በቃ ባላረጉት ነገር ባልሰሩት ኃጢያት ባላመጡት ባላጠፉት ጥፋት ባላደረጉት ነገር ባልሆነ ነገር ባልተፈጠረ ነገር የሆነ በሌለ ነገር በዚህ በዚህ ምክንያት ሰው እንትን ሲል ሲወቀስ ምን ሲል ማየት እንደኔ የማልወደው ነገር ነው። እና ሰላም ራሱ አይሰጠኝም እውነቴን ለመናገር። ምንም ነው ሰላም የማይሰጠኝ በቃ የሆነ ያክል የሆነ አይነት ጥፋት ያጠፉ ያክል ነው የሚሰማኝና ሰላም አይሰጥም። ደግሞ መሆንም የለበትም ምክንያቱም ሰው ያለ ጥፋቱ። ሊሰደብ ሊፈረድ ምን ሊል ምን ሊል ምን ሊል አይገባም። በቃ ሁሌም ቢሆን ሰው ባላጠፋው ጥፋት እንዲህ ነው እንዲያ ነው ሊባል አይገባም። ያጠፋው ጥፋተኛ ሰው ደግሞ የሚገባውን ቅጣት ማግኘት አለበት። ጥፋተኛውን መቅጣት ከምን አንፃር ይጠቅማል መሰላችሁ? አንደኛ ያ ሰው ሁለተኛ እንዳያጠፋው ሁለተኛ ደግሞ ሊያጠፋው ያሰበም ሰው ካለ ያው እኔን ያየ ተቀጣ ነው። እንደዛ ይሆናል ስለዚህ ከዚህ ከዚህ አንፃር። አያስፈልግምና ደግሞ ሌላ ደግሞ ምንድነው? ጥሩ ነው በቃ የራስን ደህንነትም ከመደበቅ ነው። ራስን ከ ይሄ አላግባብ የሆነ የሰው ንክኪ አለ። ማለት እዛም እዛም ሰው ጋር መልከስከስ እዚህም ሰው ጋር መልከስከስ ምናምን። ያንንም መሆንጀል ይሄኛውንም መወንጀል እንደዚህ ነው እንደዛ ነው። ከማለት ራስን ጠብቆ የራስን እቃ ቁጥጥር አድርጎ የሚያስፈልገውን ነገር ለሚያስፈልገው ሰው አስተላልፎ የማያስፈልገውን ነገር ራስን ጠብቆ እንደዛ እንደዛ ሆኖ ራስን መጠበቅ ያስፈልጋል። ባይ ነኝ እኔ ራስን ነገር መንከባከብ የራስን ነገር መጠበቅ ግድ ነው። ከብዙ ችግሮች ለመዳን ማለት ነው ከብዙ ሀሳቦች ለመዳን። ከዛ በተጨማሪ ደግሞ እንዴት ነው? ያው ቅድም እንዳልኩት ያው ሰውን ከወንጀል አንፃር ሁለተኛ ደግሞ ራስን ከመጠበቅ ራስን ማስከበርም ነው። ማለት የራስን እቃ በስነ ስርዓት መያዝ ከዛ ይሄ ለሚገባው ሰው የሚገባውን ነገር ማድረግ ራስን ማስከበርም ጭምር ነው። ከሰዎች ጋር አጉል ንግግር እያደረግን በየጊዜው በሄድን ቁጥር። ምን ይመጣል መሰላችሁ መናናቅ ይመጣል? መናናቅ ሰው የሚሰጠን ክብር ሰው የሚሰጠን አመለካከት ሰው የሚያሳየን ነገር ጥሩ አይመጣም። ስለዚህ ከዚህ ከዚህ አንፃር። ለራሳችንም ክብር ከመስጠት አንፃር። ይሄ የራሳችን ከማክበርም ከማስከበርም ከዛ አንፃር። ለነገሮቻችን ላሉን ንብረቶቻችን ቁጥጥር ብናደርግባቸው ነገ ከነገ ወዲያ ከሚመጣ አጉል የሆነ የሰው ውንጀላም ወይም ደግሞ እኛንም ዝርክርክ ከመባልም ያድነናል። ሁለተኛው ያው አሁንም እንዳልኩት ነው በቃ ራሳችን ከማስከበር ከዛ ሲቀጥል ሰውን አጉል ከመወንጀል ከዛ ዝርክርክ ካለመሆን ከዛ ከዛ ሁሉ ስለሚያድን እኔ ሁሌ እጠቀመዋለሁ ወደፊትም የምጠቀመው ነገር ነው። ያው ከእነዚህ ከጠቀስኳቸው ምክንያቶች ስለሚያድን ማለት ነው። አመሰግናለሁ።